እሺ ሰላም እንዴት ናችሁ በድጋሚ ያሁኑ የመወያያ ርዕሴ የጨረቃ ብርሃን ትወጃለሽ ወይ የሚል ነው? እሺ በጣም ደስ የሚል ርዕስ ነው። ያው እንደምናውቀው የጨረቃ ብርሃን። ጨለማውን ምንድነው ፈገግ ብሎ እንድናይ ያደርገናል እና ከዚህም የተነሳ። ያው አንዳንዴ የጨረቃዋ ብርሃን በቃ የሚያስደንቅ አይነት የሆነ በጣም በቃ ድምቅ ብሎ ምናይበት ወቅት አለ። አይደለ እና ያ የሆነ ደስ የሚል ነገር ይፈጥራል። እና ተፈጥሮን ከሚያደንቁ ሰዎች ውስጥ አንዷ እኔ ነኝ። ከዛ ተፈጥሮ ውስጥ ደግሞ አንዱ የጨረቃ ብርሃን ነው። አንዳንዴ ስናየው የሆነ የጨረቃዋ ብርሃን በጣም ድምቅ በሚልበት ጊዜ ፎቶ ማንሳት ሁላ ደስ ይለኛል። ፎቶ አነሳለው። ከዚህ ጋር አንጻራዊ ስንመለከት። አንዳንዴ ስንመለከት የፀሀይም ብርሃን ፀሀይዋን ልትጠልቅ ስትል ልትወጣ ስትል የሆነ በጣም የሚያምር አይነት ብርሃን ትሰጣለች አይደለ። እና በዛን ጊዜ የፀሀይንም ብርሃን ከሚያደንቁት ሰዎች ውስጥ አንዷ ነኝ። ፎቶ አነሳለሁ ፎቶዎችን እይዛለሁ። እና በቃ ተፈጥሮ በአጠቃላይ በጣም ነው ደስ የሚለው። እና አሁን ከማነሳው ርዕሴ አንፃር የጨረቃ ብርሃን ጨለማውን ፈገግ ብሎ እንድናይ ያደርገናል። እና በቃ በውስጣችን በጣም ደስ የሚል ነገር ይፈጥራል ማለት ነው። ስለዚህ በዚህ ርዕስ ውስጥ የነበረኝ የመወያያ ሀሳቦች እነዚህን ይመስላሉ። ስላደመጣችሁኝ አመሰግናለሁ።